ስንት ኢሜል ትልካለህ ለሚለው ጥያቄ? እኔ በቀን ውስጥ ቢያንስ ከሃያ እስከ አርባ ባለው ሰዎች ውስጥ ኢሜል እላላካለሁ ምክንያቱም በሁሉም ስራ የምሰራው በኢሜል ነው። እና አንዳንድ ስራዎችን በኢሜል የስኮላርሺፕ ምናምን ነገሮችን ከአለቆቼ ጋር የምናወራው በኢሜል ስለሆነ በዛ እሱን ኢሜልም ፕሪፈር አደርጋለሁ እጠቀማለሁ

ፍየል አይተህ ታውቃለህ ለምን? ጥያቄ ፍየል አይቼ አውቃለሁ። ከዚህ በፊት ልጅ እያለሁ እኛ ቤት ፍየል ነበረች ልጅ እያለች ነበር። ወይም ግልጋል እያለች ነበር እኛ ቤት የመጣችው እና ከፍየለ ወይም ልጅ ነበርኩ መዛንሳት ከፍየሎጋ ወይም ከግልገሎጋ አብረን የተጫወትን ነበር። የሚያደግነው ምክንያቱም እኔ ጓደኛም ወንድሜ ስላልነበረኝ አብረን የተጫወትን ያደገው እና ፊገር ከዚህ በፊት አይቼም አውቃለው። ብዙ ጊዜ ደግሞ ለበዓላት እኛ ቤት የሚታረደው ወይም እንትን የምናደርገው የፍየል ስጋን እንመርጣለን።